ወደ ስራዬ በጥዋት ነው የምሄደው፤ ምንጊዜም በጥዋት ካልሄድኩኝ ስራው ይበላሻል። ስለዚህ ምን ጊዜም ወደ ስራዬ በጧት ነው የምሄደው አዎ ሁሌም በጧት ነው የምሄደው

እኔ ለስራ አገልግሎት ከሆነ ለስራዬ ከሆነ የምጠቀመው መሳሪያ እኔ አሁን ሞባይሌ እና ስክሪብቶ ብዙ ጊዜ እና ኮምፒውተር። ለቤት ውስጥ አገልግሎት ከሆነ እንግዲህ አንዳንድ ችግር ካለ ያው መዶሻ በቃ ከዛ የተለየ

አው በሚገባ ኮፊያ ማድረግ እወዳለሁ። በተለይ ያው ከልጅነቴ ጀምሮ ነው። ሌላም ፀጉር ባለኝ ጊዜ። አሁንም ያው መላጣ ሆኜ አደርጋለሁ።

ስልኬን እኔ በቀን አንዴ እሞላለው ማታ ማታ ቀን ሙሉን እንድያስጠቀመኝ ብዬ እንዴት ማታም ሞልቼ አሳድረዋለው ቀን ሙሉ እጠቃበታለው በቀን አንዴ እሞራዋለው በጣም ካስቸገረ ሁለቴ እንጂ በቀን አንዴ ነው ብዙ ጊዜ የምሞላው። ከዛ ቀን ሙሉ ያስውለኛል።

አንድም የስነጥበብ ዋናው አድናቂ ነኝ። ያው እንደ ስዕል እንደ ሙዚቃ ቲያትር የመሳሰሉት ላይ ማድንቅ ሰው ስለሆንኩኝ። ስነ ጥበብ በጣም እወዳለሁ። በጣም የሚያዝናናኝ ነገር ሳየው ስሰማው የሚያደባብስ ስለሆነ ስነጥበብ እውዳለው።

በህይወቴ ከፍተኛ ሙቀት ላይ ኖሬያለሁ እንደ ሀገሬ መካከለኛ ቀዝቃዛ ኖሬያለሁ። መካከለኛ የሙቀት መጠን ያለው ነገር እመርጣለሁ። አዎ መካከለኛ ቢሆን በጣም ብርድ በጣም ሙቅም ያልሆነ ቦታ። በጣም ደስ ይለኛል።